እኔ ያው በአደባባይ መናገር ትንሽ የሚያስፈራኝ አይነት ሰው ነኝ ማለቴ ያው አሁን ለመስተ ንግግር ማድረግ በጣም ሚከብድ ነገር ነው። አንደኛ ነገር ያው ዝም ብለን እያነበብን አይደለም ንግግር የምናደርገው ወይም የተሰጠንን ነገር የተሰጠንን ነገር ማንበብ አይደለም ቀጥታ ያው ንግግር ማድረግ ያው ስለ አንድ ነገር ማውራት ምናምን ምንም በዝግጅትም ሊሆን ይችላል። ግን ያው በወረቀቶችም አይነበበም እንደዛ መናገር ምናምን ስለሆነ ትንሽ ይከብደኛል ብዬ አስባለሁ። ምክንያቱም ያው በትምህርት ቤት ራሱ ምንድነው? ይሄ ምንድነው? ስናቀርብ ራሱ የሆነ የሆነ ነገር ተሰጥቶናል የሆነ ነገር አቅርቡ ስንባል በወረቀት ራሱ የሚከብድን አይነት ሰዎች ነን በእኔ ራሱ በወረቀት በግል በወረቀት ራሱ እንትን የሚለኝ ሰው ነኝ ማቅረብ የሚከብደኝ ሰው ነኝ ማለት ነው። በወረቀት እና ታዲያ እንዴት ነው? ትንሽ ደግሞ ይከብዳል ይሄን ንግግር ለማድረግ በአደባባይ ደግሞ ምንም ወረቀትም የምይዘው ነገር የለም። እና በጣም በጣም የሚከብድ ነው የሚመስለኝ ይሄ። ሰው በተለይ ሰው አይን አይኑን ማየት የሰውን አይን በአደባባይ ንግግር ማለት በቃ እንደዛ ነው አይደል? አሁን ሰዎቹን ማየት አለብህ ሰዎችን መቃኘት ምናምን በእንትን ራስን ተመሆነ በደንብ እያተኮርክ የምትለውን ቃል እየመረጥክ መናገር ነው። እና ያ ነገር ትንሽ ይከብደኛል ብዬ አስባለሁ። እኔ ቀላል ነገር አይደለም። የተሰጠኝን ነገር የሆነ ነገር ራስ ለማቅረብ እያነበብኩኝ ትንሽ ግራ የሚያጋባኝ እና ምደናበር ሰው ነኝ። ያው ይሄንን ማድረግ ትንሽ የሚከብደኝ ነው የሚመስለኝ ያው እንትን ማለት ነው። በአደባባይ መናገር የሚከብደኝ ይመስለኛል

እኔ በጥዋት ስነሳ ማደርገው ያው ከሰኞ እስከ ቅዳሜ ተማሪ ስለሆንኩኝ። ያው ወደ ትምህርት ቤት ነው ምሄደው እና በዛ ሰዓት ማደርጋችሁ ነገሮች ይው መጀመሪያ እኔ ቀድሜ እንትን እላለሁ ከእንቅልፌ እነቃለሁ ከዛ መጸዳጃ ቤት እገባለሁ። መጸዳጃ ቤት ከገባሁኝ በኋላ ምንድነው ማደርገው እንትን ነው። ፊቴን እና እጀን እታጠባለሁ ከዛ ትንሽ ቤት ውስጥ ስፖርት ሰራለው። እንግዲህ ያካል ብቃት እንቅስቃሴ ማለት ነው። ትንሽ ያ ከለቀሳ ያ ከለቀሳ እንቅስቃሴ ካረኩ በኋላ ሻወር ወስዳለሁ። ማለት እታጠባለሁ ማለት ነው ሰውነቴን እታጠባለሁ። ከዛ ሰውነቴን ከታጠብኩኝ በኋላ እንትን ነው ማረገው። ሰውነቴን ታጥቤ ከጨረስኩ በኋላ እንትን አልጋ እነጥፋለሁ የራሴን የትኛውበትን አልጋ አነጥፋለሁ። ከዛ በኋላ ጸሎት ጸልያለሁ። ጸሎቴን ጸሎቴን ከደረስኩኝ በኋላ ያው እንትን ነው ማደርገው ማለት ነው። ይሄ ልብስ ልብስ ዩኒፎርሜን እለብሳለሁ። ዩኒፎርሜን ከሰኞ ማክሰኞ ሀሙስና አርብ የሹራብ ሹራ ሹራብና ቲሸርት ያለው ዩኒፎርም። ሁለት አይነት ዩኒፎርም ነው። እንትን ያልነው እኛ አስራ ሁለተኛ ክፍል ስለሆነ ያሰፋነው አለ ከዛ ደሞ እንደ ትምህርት ቤቱ መምን ለፍሶ ደግሞ አለ። ያ ስለሆነ ማክሰኞ ማክሰኞ ከሮቡጭ ያለውን የእንትኑን ለብሰሃለው እንደ ሹራቡን ለብሰሃል ያሰፋነውን ማለት ነው። የአስራ ሁለተኞች ከዛ ሮብለት ደሞ የትምህርት ቤቱን ነፍሰ ለማለት ነው። ከዛ ያው ልብሴን ከለበስኩኝ በኋላ ቁርሴን እበላለሁ። ያው ጫማዬንም አድርጌ ማለት ነው። ቁርሴን ከበለው በኋላ ሰኞ ሮብና አርብ ጥርሴን ቦርሻለሁ እና ፀጉሬንም ቅባት ምቀባበት ቀን ነው። ሀሙስና ሀሙስ ሀሙስና ማክሰኞ ነው። ጥርሴንም አልቦርሽም ያው ጾሙ ከሆንን ነው። ጾሙ ከሆነ ጾሙ ከሆነ ቀጥታ ምንድነው ማረገው? እንትን ካረኩኝ በኋላ ምንድነው ዩኒፎርሜን ከለበስኩኝ በኋላ ቀጥታ ማረገው ጥርሴን ነው ምቦርሸው። ጥሩ አይደለም ጥርስ ይሸታል። ምግብ ሳይበላ ስቀረና በዛ ምክንያት በየቃኙ በየቀኑ ከሰኞ እስከ አርብ ቦረሻአለው ያው ቅዳሜ እና እሁድ ግን ቁርስም ስለመበላ መቦረሻ አይጠበቅብኝም። ከዛ ጥርሴን ቦርሻለሁ ሰኞ ማክሰኞ በቃ ሳምንቱ ማለት ከሰኞ እስካርብ ማለት ነው። ከዛ ሰኞ ሮብና አርብ ደግሞ ፀጉሬን ቅባት እቀባለሁ ያው ጾምም ሆነ አልሆነም እሱ እንደዛ ነው የማደርገው። ከዛ ያው እንዲህ ካረኩኝ በኋላ ያው ከዛ ወደ ትምህርት ቤት ነው ምሄደው። ወደ ትምህርት ቤት ጉዞዬን አደርጋለሁ ማለት ነው እንደዛ ነው።

የህዝብ ማመላለሻ ብዙ ተጠቃሚ አይደለም ያው አንዳንዴ ሩቅ ቦታ የሚሄድ ሰዓት ነው። የህዝብ ማመለሻ ማለትም ታክሲ የምንለው ትንሽዬዋ ትንሽዬዋ ባስ ማለት ነች እሷን ነው የምጠቀመው ሌላም ደግሞ ያው ባጃጅ እጠቀማለሁ። እነዚህ እነዚህን ያው ብዙ ጊዜ ያው ታክሲ ነው የምጠቀመው የህዝብ ማመላለሻ ትንሿን ትንሿን ባስ ለብዙ ጊዜ የምትጠቀመው እሱን ነው ብዙም የኛም ስፈርም የሚኖረው ወይም ሌላ ቦታም አገኘው ያንን ነው ማለት ነውና ብዙ ጊዜ ግን ያው ትምህርትቤት ምሄድ ከሆነ ግን እንትን ነው የምጠቀመው በእግር ነው የምሄደው ቅርብ ስለሆንኩ በእግር ወደ ትምህርት ቤት ምማረው እና በጣም ራቅ ያለቦታ ካልሆነ በስተቀር ብዙም የህዝብ ማመላለሻ አልጠቀምም። ትንሽ እንትን ከሆነ ነው። ቦታው ራቅ ሚል አይነት ከሆነ እንደዛ በቃ የህዝብ መመልሻ አውቶቢስ እጠቀማለሁ ማለት ነው።